በጀት ታስተዳድራለህ? አዎ በጀት አስተዳድራለሁ ያው የአንድ ቤተሰብ መሪ እንደመሆኔ መጠን በጀት አስተዳድራለሁ ማለት እችላለሁ። ምክንያቱም ቤታችን ውስጥ ልጆች አሉኝ ባለቤት አለኝ። ስለዚህ ያው ገበያችንን የምናስተዳድረው ከእኔና ባለቤቴ ተነጋግረን ስለሆነ በጀት አስተዳድራለሁ ማለት እችላለሁ። እና እንዴት ነው የምናስተዳድራቸው? ሁለታችንም የምናገኛቸው ገቢዎች አሉ። እሱም በሱ በኩል የሚያገኘው ገቢ አለ። እኔም በእኔ በኩል የማገኘው ገቢ አለ። ስለዚህ ገቢያችንን ከወር ወጪያችን ጋር እንዴት አድርገን እናመጣጥናለን እንዴት አድርገን እናስተዳድራለን? የሚለውን በተለያዩ ጊዜ እየተነጋገርን የሚሆኑትን ነገሮች እያወራን ለማስተዳደር ጥረት እናደርጋለን። ለምሳሌ አሁን የቤታችንን ብናይ ደሞዝ ሲገባልኝ እኔ ማድረግ ያለብኝ ነገር ምንድነው ብዬ ለራሴ የጻፉኩትን ነገር እገዛለሁ። ልክ ደሞዝ እንደገባልኝ ቤት ውስጥ የሚያስፈልጉኝን አስቤዛዎች ምስር ሊሆን ይችላል አተርክክ የወጥ እቃዎች በሙሉ ለልጄ አስቤዛ የተለያዩ ነገሮችን እገዛለሁ። ለህፃን ልጆቼ ልብስ መግዛት ካለብኝ ልብስ ገዛለሁ። በጀቴን አስተዳድራለሁ እሱም ባለቤቴም እንደዛው እሱም ያገኘውን ገቢ ደግሞ የቤት ኪራይ ይከፍላል። ከዛ የተረፈውን ደግሞ ምን ማድረግ እንዳለበት አብረን አውርተን ነገሮቹን አስተካክለን በጀታችንን ጥሩ በሆነ ሁኔታ ለመኖር ከፍተኛ ጥረቶችን እናደርጋለን። ስለዚህ ያው ቤትም እንደ በጀት ማስተዳደሪያ ስለሚቆጠር የምናገኘውን ገቢ ከምናወጣው ወጪ ጋር አመጣጥነን ለመኖር ከፍተኛ ጥረት ስለምናደርግ በጀት አስተዳድራለሁ

ሳንቲም ትቆጠባለህ? አዎ ሳንቲም እቆጥባለሁ ምክንያቱም የሰው ልጅ ካልቆጠበ ነገ የሚያጋጥመውን ነገር ስለማያውቅ ሳንቲም እቆጥባለሁ። የውድፊት ህልሙን ለመተግበር ግዴታ መቆጠብ አለብን ምክንያቱም ዛሬ ያገኘውን ነገር ዛሬ የምናጥፋው ከሆነ ስለነገ ነገ እናስብም ልጁ ህልም አይኖርም ነገ ይሄን ይሄንን እንሰራለን ስንል እጃችን ላይ ምንም አይነት ጥሪት ስለማይኖር ቁጠባ አስፈላጊ ነገር ነውደ ቁጠባ ማለት እንዴት ነው ካለን ነገር ላይ ከምናገኘው ገቢ ላይ ትንሽ ትንሽም ቢሆን መቆጠብ መቻል ማስቀመጥ መቻል ማለት ነው። የተለያየ ነገር የሰው ልጅ በህይወቱ ያጋጥመዋል ደስታ ሊሆን ይችላል፤ ሀዘን ሊሆን ይችላል እሱን በሚያጋጥምበትም ድንገተኛ ወጪ በሚኖርበት ጊዜ ድንገተኛ ወጪውን ለማስተካከል ወይም ደግሞ ገንዘብ ሰው የሰው ፊት ላለመያየት ሰው ላለመጠየቅ ከቆጠብን ወጪ ላይ አንስተን እንጠቀማለን ማለት ነው። ሌላኛው ደግሞ ምንድነው፤ ነገ የሚያጋጥመን ነገር ለምሳሌ የሆነ የሰራ እድል ብናገኝ ነገር ግን ገንዘብ ቢያስፈልገን እከሌ ጋር ልደውል እከሌን ልጠይቅ ሳንል ራሳችን መቆጠብ እንችላለን መጀመር እንችላለን ማለት ነው፤ ቁጠባ ካለን ከቆጠብነው ላይ አንስተን ስራ መስራት እንችላለን ህልማችንን መኖር እንችላለን። ቤት ለመግዛት፤ መኪና ለመግዛት፤ የተለያዩ ነገሮችን ለማድረክፀግ ካለን ነገር ላይ መቆጠብ አለብን ዛሬን ስንኖር ነው ነገር የምንኖረው በርግጥ ግን ዛሬ ይሄን ስንል ቁጠባ ስንል ምንድነው ዛሬን ሳንኖር ለነገ ማስቀመጥ አይደለም። ዛሬን እየኖርን በመጠኑ በአግባቡ ዛሬ የሚኖርን ነገንም ማሰም ይቻላል ሊሆን ይችላል። ለምሳሌ ውድ ውድ የሆኑ ነገሮችን ባለግዛት፤ ውድ ውድ ሆነው ምግቦችን ባለመጠቀም፤ ውድ ውድ ሆነው ቦታዎች ላይ ራሳችንን ገድበን፤ የስኬታችን ላይ እስክንደስ ድረስ ቁጠባን ብንለማመድ በጣም አሪፍ ነው። እኔም ካለኝ ላይ እቆጠዋለሁ።